እሳት ማንደድ ትችላለህ ብለህ ለጠየከኝ ጥያቄ? አዎ እሳት ማንደድ እችላለሁ። እሳት ማንደድ ደግሞ ያን ያህል እውቀት የሚጠይቅ ነገር ስላይደለ እሳት ማንደድ እችላል። እንደውም ብዙ ጊዜ በገጠረኛው ማንደጃ ብለን የምንጠራው ነገር አለ። የሆነ ከሸምበቆ የሚሰራ ነገር ነው። በእርሱ እናነዳለን ወደ ከተማ ስንሄድ ደግሞ መራገቢያዎችን እየተጠቀምን እሳት እናነዳለን። ስለዚህ እሳት ማንደድ እችላለሁ።

የምትወደው መጽሐፍ ምንድነው? ብለህ ለጠየቅ ጥያቄ እኔ በጣም ብዙ የምወዳቸው መጽሐፎች አሉ ከነዛ ውስጥ ግን እኔ በጣም የምወደው አምብቤ በጣም የወደድኩት መጽሐፍ ቢኖር ፍቅር እስከ መቃብር ነው። ፍቅር እስከ መቃብር በጣም የሚገርም በቃ የታሪክ ፍሰቱ በቃ የተረኩበት መንገድ በጣም የሚገርም ነው። በተለይ የሰብለ ወንጌል እና የበዛበት ታሪክ በጣም የሚገርም ነው። እኔ አንድ መጽሐፍ አብዛኛው ሰው እንዳነበው እመክራለሁኝ። በጣም የሚገርም ታሪክ ያለው መጽሐፍ ነው።

"የስራ ቦታ ደህንነት እንዴት ነው?" ብለህ ለጠየቀኝ ጥያቄ፤ የስራ ቦታ ደህንነቱ በጣም የተጠበቀው ቦታ ነው ያለውት። ያው የደህንነት ጠባቂዎችም ስላሉ ከግቢው ጋር የስራ ደህንነቴ ብዙ የሚያሰጋ ነገር አይደለም። እነሱ ባይኖሩ ራሱ ለስራ ደህንነቴ ላይ የሆነ ጫና የሚፈጥር ሁኔታ ላይ አይደለም ያለሁት። የሆነ የተረጋጋ፣ ሰላም የሰፈነበት አካባቢ ነው ያለሁት።

ምን ያህል ምን ያህል ጊዜ ወደ ገበያ ትሄዳለህ ብለህ ለጠየከኝ ጥያቄ? ያው በሳምንት ሁለት ቀን ሶስት ቀን እንደዛ ነገሮች ነው የምሄደው እንጂ ብዙ ጊዜ ወደ ገበያ አልሄድም ምክንያቱም ገበያ የሚያስኬድ አንገብጋቢ ጉዳይና የምገዛው ነገር ስለሌለኝ ብዙ ጊዜ ወደ ገበያ አልሄድም። ያው የምሄድበት ምክንያቶችም አንዳንድ ልብሶችን ጫማዎችን እና አንዳንድ ነገሮችን ለመግዛት ነው። እንጂ ብዙ የሚያስኬድ ጉዳይ ስለሌለኝ አልሄድም።

ያትክልት ስራ ታደርጋለህ ብለህ ለጠየከኝ ጥያቄ? አዎ ያትክልት ስራዎችን አደርጋለሁኝ ምክንያቱም አትክልት ላይ መትከል አለብህ አትክልቶችንም መንከባከብ አለብህ በጣም ለጤና በጣም አስፈላጊና ውድ ሆኖ ነገሮች ስለሆኑ አትክልቶችን መንከባከቡ ውሃ ማጠጣት ላይ አደርጋለሁኝ በተለይ በትርፍ ሰአቶች ላይ አትክልቶችን መንከባከብ በጣም ስለሚያስደስተኝ። አትክልቶችን እንከባከባለሁ።

የአካል ብቃት እንቅስቃሴ ታደርጋለህ ብለህ ለጠየከኝ ጥያቄ አውቃለሁ የአካል ብቃት እንቅስቃሴ አደርጋለሁኝ ለምሳሌ ጠዋት ተነስቼ ሩጫዎችን እሮጣለሁኝ እንደውም አንዳንድ ስፖርቶችን እሰራለሁኝ። ያው ለጤና አስፈለጊና በጣም ጠቃሚ ነገር ስለሆነ የአካል ብቃት እንቅስቃሴዎችን እሰራለሁኝ። የአካል ብቃት እንቅስቃሴ መስራት ለምሳሌ ትክክለኛ የደም ዝዉውር እንዲኖር ያደርጋል የልብ የልብ ምቶችንም እንዲመቱ በሰነ ስርዓት እንዲመቱ ያደርጋል። ስለዚህ ያአካል ብቃት እንቅስቃሴዎች ሁላችንም ብንሰራ ብዬ አመክራለሁኝ

የቅጥር ሂደት። እንዴት ነው ብለህ ለጠየከኝ ጥያቄ? ያው የቅጥር ሂደት አዛኛው ጊዜ እንደ ቀጣሪዎቹ ይለያያል። ይለያያል ምክንያቱም አንድ የሚቀ አንድ ሰው አንድ ሰው የሆነ የቅጠር ማስታወቂያ ሲያወጣ እሱን ነገር ለመቀጠር የሚያስፈልጉ መሰረታዋ የነገሮች አሉ ብሎ የሚያመጣቸው ነገሮች እና ደግሞ ሌላ ሰው ሲቀጥር የሚያመጣቸው ነገሮች ስለሚለያዩ። የቅጥር ሂደቱ አብዛኛውን ጊዜ በጥያቄ። የሆነ ነገሮችን እና ማሟላት የለባቸው ነገሮች ተብሎ የሚዘረዘሩ ነገሮች። እንዛን በማሟላት ስለሆነ የቅጥር ሂደቱ ይሄን ይመስላል።

በምን ጣፍ ላይ ትቀመጣለህ ወይ? ብለህ ጠይቄ ጥያቄ ያው በምን ጣፍ ላይ እቀመጣለሁ። ያው ብዙ ጊዜ ከቤታችን የሆነ ምንጣፍ ትላለህ ከምንጣፉ ላይ ተቀመጠ። የሆነ ነገሮችን ትሰራለህ ምግቦችን ለመመገብ ስፈልግ ምንጣፍ ላይ ቁጭ ብለህ ለመመገብ ስለሚመሸኝ እቀመጣለሁ እዛ ላይ። እንደውም ስንጸልይም እንደውም ምንጣፍች ላይ ተቀምጬ ነው የምጸልየው። እንደውም አንዳንድ ነገሮች ስልኮችንም መነካካት ሲያምረኝ ደግሞ ምንጣፍ ላይ ተቀምጬ ነው